"የጫማህ ቁጥር ስንት ነው?" ነው። የኔ የጫማዬ ቁጥር አርባ ሁለት ነው። አንደኛ አርባ ሁለት ቁጥር የምለብስበት ምክንያት አንደኛ ከኔ ከእግሬ ጋር ስለሚስማማ እና የእግሬ ትልቅ ስለሆነ በአርባ ሁለት ቁጥር የለበስኩበት ምክንያት እንደኛ ምቾትም አለው ለእግሬ ሰላማ ሰፋ ያለ ጫማ ነው በይበልጥ የምወደው ከዚህም በላይ ብለብስ ደስ ይለኛል አንደኛ አየር እንዳሻህ ታገኛለት እግርን አይጎዳም። ሲቀጥል ደግሞ ተሎ ጫማውም ቶሎ እንዳያልቅ ይረዳል ሲቀጥል ብዙ አይነት ነገር እንትን ስለሚል ሰፋ ያለ ነገር መልበስ በጣም ለሰውነት ምቾትም አሪፍ ነው። እንዲሁም ደግሞ ተሎ እንዳያልቅም ሆነ እንዳይቀደድ ይጠቅማል ማለት ነው ሲቀጥል እንደ አጠቃላይ አርባ ሁለት ቁጥር ነው ማለት ነው፤ እና አርባ ሁለት ቁጥር እንትን መሆኑ ደግሞ አንደኛ ለተለያዩ ለምሳሌ አሁን የሆነ ስትሮጥ ሆነ እንትን ሲልህ ለብዙ ነገር ሊረዳ ስለሚችል ለዛ ነው።

ስራዎችን በቅድመ ተከተል ታስቀምጣለህ ነው አዎ ስራዎችን በቅድመ ተከተል አስቀምጣለሁ። ምክንያቱም ስራዎችን በቅድመ ተከተል ካላስቀመጥክ ልንታታብህና ፒዚል ሊያደርግ ይችላል አንደኛ ስራዎችን በእድሜ ተከተል ማስቀመጥ ጥቅሙ በእቅድ ወይ በስነ ስርዓት እንድትሰራ ይጠቅማል። ሌላው ደግሞ ምንድነው አንድን ስራ በቅድመ ተከተል ሰራህ ማለት አንተ ሀላፊነትህን ተወጣህ ወይም ደግሞ ስራውን በትክክል ታከናውናለህ መሃኑ ሲቀጥል ደግሞ ስራዎችን በቅመ ተከተል ማስቀመጥ አንደኛ ለስራው ጥራት ሁለተኛ ደግሞ አንተ ለመስራት ቅደም ተከተል ከሰራኸው ስሮ ቀላልና ምቹ ወይም ደግሞ የምትሰራው ስራ አትራፊ ትሆንበታለህ ማለት ነው እና አጠቃላይ ስራዎችን በቅድመ ተከተል ማስቀመጥ በጣም አሪፍ ነው።

የአካል ብቃት እንቅስቃሴ ታደርጋለህ ነው አዎ የአካል ብቃት እንቅስቃሴ ያደርጋሉ ምክንያቱም የአካል ብቃት እንቅስቃሴ መስራት ለ ጤናም ሆነ እ እንዲሁም ለ ተለያየ ነገሮች ይጠቅማል አንደኛ የአካል ብቃት እንቅስቃሴ ማድረግ የማድረግ ለብዙ ነገር ይጠቅማል አንደኛ ሰውነትን እንዲ እንዲፍታታ ጤነኛ እንድትሆን እንዲሁ ደግሞ ከተለያየ በሽታዎች ራስን መጠበቅ እና ራስክን የት የተስተካከለ ቁመናን ለማምጣትም የአካል ብቃት እንቅስቃሴ ያስፈልጋል። እና እኔ የአካል ብቃት እንቅስቃሴ ሁሌም ጡዋት ተነስቼ እሰራለው ከዛ ፊቴ ታጥቤ ቁርስ በልቼ ወደ ክላስ እሄዳለው ማለት ነው። ኤካል ብቅ ብቃት እንቅስቃሴ ማድረግ ለብዙ ነገሮች ይጠቅማል አንደኛ ለተለያየ ለምሳሌ ለ የሆነ የድካም ስሜት እንዳይሰማ ወይም የሆነ የደማነስም ሆነ የደም ግፊትም ሆነ ከተለያየ ነገሮችእንደዚህ እ በሽታዎች ለመከላከል አንደኛ ያካል ብቃት እንቅስቃሴ አስፈላጊ ነው። እና እንዳጠቃላይ እኔ አካል ብቃት እንቅስቃሴ ያደርጋል

ገንዘብ ተቆጥባለህ ነው አዎ ገንዘብ እቆጥባለሁ። ምክንያቱም ገንዘብ የምቆጠብበት አንደኛ- ገንዘብ መቆጠብ ለብዙ ነገር ይረዳል። አንደኛ አሁን እኔ አሁን ተማሪ ነኝ እየተማርኩ ባለሁበት ሰዓት- ገንዘብ እቆጥባለሁ። ምክንያቱም ተምሬ ስወጣ ላንዳንድ ነገር ያስፈልገኛል። እንደውም ደግሞ ገንዘብ መቆጠብ ለተለያየ አደጋ ሲደርስ ያግዛል። እንዲሁም ደግሞ የሆነ ያሰበው አለማ ለመድረስ መቆጠብ አለብህና ገንዘብ መቆጠብ- ጥሩ ነው ወይም አስፈላጊ ነው ማለት ነው። ገንዘብ ካልቆጠብከው ምንም የሰራሐዉንም አታውቀውም ለኑሮህም ግድና- የለህም ማለት ነው። ገንዘብክን ትቆጥባለህ ማለት ነው ደግሞ አንተ ለህይወትህ እያሰብክ ነው ወይም ለኑሮህ ለርቀት ታስባለህ ማለት ነው።

የምትወደው ጨዋታ ምን ነበር ነው? እኔ በልጅነቴ የምወደው ጨዋታ ኳስ ነው። አሁንም ቢሆን ኳስ እወዳለሁ ግን በይበልጥ በልጅነት እያለሁ የጨርቅ ኳስ ሰፍተን ስንጫወት በጣም ነበር ምወድና እንደ አጠቃላይ ከልጅነቴ የምወደው ጨዋታ አንደኛ የማደርገው ኳስ ነበር። አንደኛ ህፃናት አንስቼ ራሱ ትንሽዬ እያለሁ ስቼ የምጫወተው በኳስ ነበር ከዛም ቀጥሎ ደግሞ በትንሽ በለስላሳ ኳስ ወይም በላስቲክ ኳስ ይገዛል ነበር በዛ መጫወት ነበር። ከዛ ደግሞ ከፍ እያልነ ስንሄድ የጨቅ ኳስ ሰፍተን በዛ እንጫወት ነበረ። እንዲሁም ደግሞ በሰፈር ሁነን እየተጫወትን ብዙ ነገር በቃ ድልቃ ጨዋታ እንዲሁም ሌላ ግብጦ ብርብር ምናምን የሚባል ጨዋታ አለና ገበጣ ምናምን በሰፈር እንደ አጠቃላይ የልጅነትን እናስታውሰው ወይም የምወደው ጨዋታ የነበረ።

የስራ ልብስ ትለብሳለህ ነው የስራ ልብስ እለብሳለሁ። ምክንያቱም የስራ ልብስ ካለበስክ አንድ ስራ ስትሰራ ስራው አይታይህም ወይም የልብስህ መቆሸሽ ነው እንጂ የሚታይ የስራው አይታይምና አንድ ስራ ስሰራ የስራ ልብሴ ብቻ። የ ዝም ብለህ ባዘቦት የሚለብስ ለብቻ ወይም የባል ደግሞ ወይም ስቶታ የምትለብስ ስለዚህ ብቻ ሆኖ አለበት። ምክንያቱም የስራ ልብስ ማለት የስራ ልብስ ስራ ስለ ስራውን ወዳድነትን ይገልጻልና ስራው አንተን ይመለከታል ማነው? ለምሳሌ አንድ አስተናጋጅ ወይም አንድ ካሸሬ የማስተናገጃ ልብሷን ወይም ቡና ቤት ቡና ቤት ዘር ያለ ልብሷን ካልለበሰች። ሰራተኛ ትሆን ከስተመር ትሆን ምን ትሆን አትታውቅምና። በአጠቃላይ አንድን ሰው ስራ ሲሰራ ወይም የሆነ ነገር እንትን ሲል መለያ ወይም የስራውን መግለጫ ልብስ መልበስ አለበት። እና የስራ ልብስ እለብሳለሁ

የምታስታውሰው ልዩ በዓል አለ ነው። አዎ እኔ የማስታውሰው በጣም ልዩ የሆነ በዓል አለ እኛ አካባቢ የሚከበር ወይም እንዲሁ በአጠቃላይ የሚከበር የማስታወሰው ልዪ በዓል ምንድን ነው? ጥምቀት ይባላል። ልዩ በዓል ያልኩበት ምክንያት ምንድነው? የጥምቀት እለት ሁሉም ሰው ነጭ ለብሶ ነው። የሚወጣው እና እንዲሁም ደግሞ እያንዳንዱ የጥምቀት ያልተለበሰ ቀሚስ ይበጣጠስ የሚባል ነገር አለና ሁሉም የዛኔ ሴቱ በሙሉ ቀሚስ ለብሶ ነው የሚወጣው። እንዲሁ ደግሞ ሰው ነጭ በነጭ ለብሶ ጥምቀትን ወደ ጸበል ቦታ ወይም ወደ ሌላ ወረጃ በአንድ ላይ ተሰባሰበው በአካባቢው ያሉ ታቦቶች በሙሉ ተሰባሰቡ ወጠው በአንድ ላይ ሆኖ ሄደው የሚውሉ እና የሚያድሩበት። በዓል ነውና በዚያ ላይ ብዙ ማህበረሰብ በአንዴ የሚወጣበት ነውና። እንደው እንዳ ጠቃለይ የጥምቀት በዓል በጣም ደስ ይላል ትንሹም ትልቁም አዛውንቱም ካህናቱም ሁሉ በአጠቃለይ ክርስቲያን የሆነ በሙሉ ወጦ የሚያከብር

ማታ ምን አይነት ድምጽ ትሰማለህ ነው? የው ብዙ አይነት ድምጽ አለ። ማታ ለይ ለምሳሌ የሰፈር ለምሳሌ የሆነ እንትን ካለ የሰፈር ጫጫታ ሊኖር ይችላል። እንዲሁም በሰፈር ጩኸት እንዲሁም ደግሞ የተለያየ ቁልፍ የተለያየ ድምጽ ሊሰማ ይችልል። ለምሳሌ ማታ ላይ ለምሳሌ አንድ ሰው በተፈጥሮ ሚያንኳራፋ ከሆነ ያንን እንኩፍ ይሰማን ወይም ደግሞ ሚፈሳ ከሆነ ፈሱም ይሰማል። እንዲሁም ደግሞ ማታ ለይ ብዙ አይነት ድምጽ ይሰማል። ለምሳሌ ከሰፈር ላይ ብዙን ጊዜ እኛ ሰፈር ማታ ማታ የሆነ እየሰከሩ የሚገቡ ሰዎች አሉ እና እነሱ ሲገቡ ሲጫጫሁ ምን ሲሉ እሰማለሁ። እና እንደ አጠቃላይ ማታ ላይ ብዙ አይነት እሰማለሁ።

ማሸለፍ ትችላለህ ነው። አዎ ማሸለፍ እኔ እችላለሁ ብዙ ነገሮችንም አሸንፌ ያውቃሉው። በተለይ የታች ክላስ ባለውበት ሰዓት። የሩጫ ውድድር ነበረና መቶ ሜትር ውጪ። ያን ራሱ አሸንፌያለሁ እንዲሁም ደግሞ የኔ ቀለም ውድድር ወይም የትምህርት ላይ ከእያንዳንዱ ደረጃ ብዙ ተማሪ ተመራርጦ የቀድሞ ውድድር ይካሄድ ነበር። እና። በዚህም ሰዓት ላይ ተወዳድሬ ከ ከስምንቱ ክላስ አሸንፌ አንደኛው ወጥቼ አውቃለሁ። ሲቀጥል ደግሞ። በበብዙ አይነት መንገድ ለምሳሌ በኳስ ጨዋታ መሆን ይችላል በውሃ መዋኘት በተለያየ ነገር አሸንፋለሁ እና። እና እንደ አጠቃላይ እኔ ማሸነፍ እችላለሁ። ማሸነፍ ብዙ ነገር ለምሳሌ። ቡጢም ሊሆን ይችላል እንዲሁ ትግልም የተለያየ ነገር ብሎ የምናሸንፍረው ነገር እና እያንዳንድ እንዳለ እንትን ማሸነፍ እችላለሁ። እኔ ተሸንፌ አላውቅም ሁሉንም ማሸነፍ ነው እንጂ ክርክር ሊሚሆን ይሻል። ክርክር ማለት አንድን የሆነ ነገር አንስቶ አንዱ ሌላ ነገር አሳብ አንስቶ ያን መከራከርና የምትከራከረውን አሸናፊ መሆን አለብና።

የመጠጥ ውሃን ከየት ታገኛለህ ነው? የመጠጥ ውሃዬን እኔ ከብዙ ነገሮች አገኛለሁ አንደኛ የመጠጥ ውሃ የከርሰ ምድር እንዲሁም ከጉድጓድ ወይም ከወንዝ እንዲሁም ከታሸጉም ከተለያዩ መጠጦች አገኛለሁ የመጠጥ ውሃ ማለት ሁሉም የውሃ በተፈጥሮ የሚገኝ ነው ሰው ሰራሽ አይደለም። ግን እንደዛም ሆኖ አሁን ለኔ ቅርብ የሆነው ከከርሰ ምድር አወጠን ነው። እኛ የምጠቅመው ውሃ የመጠጥ ውሃ የሚል የማገኘው ከምድር ከከርሰ ምድር ወይም ከወራጅ ነው ማለት ነው። እንዲሁም ደግሞ አሁን ላይ ያለሁበት አካባቢ የምጠቀመው ከቧንቧ ወይም በማሽን የተሰራ ውሃ አለ ከዛ ነው። የምናገኘው በይበልጥ ከ ከሃይላ በሃይላንድ ውሃም አለ የተለያየ ውሃዎች ባይዘዌ። በነገራችን ላይ የመጠጥ ውሃን የምናገኝባቸው ብዙ መንገዶች አሉ በየአካባቢው ይለያያል። ለምሳሌ እኛ እኛ አካባቢ እኔ ተወልጄ ባደኩበት አካባቢ ከወንዝ ነውና ወንዝ አልፎ ወንዝ አለ። እንዲሁም አባይም አለ ከዛ እየቀዱ ነው የእኛ ማህበረሰብ የሚጠቀም እንዲሁም ወደ ከተማ ወይም ወደ ሌላ ደግሞ። ወጣ ብለህ ስታይ ደግሞ የሚጠቀመው አብዛኛው ሰው የ እየገዛ የሽግ ውሃና ወይም ደግሞ ከከርሰ ምድር አወጠው በማሽን ወይም በቧምቧ በሚባል እንትን በዚያ አድርገው ነው የሚጠቀመው እና እንደ አጠቃላይ የመጠጥ ውሃ ከብዙ ነገር ይገኛል። ግን እኔ አሁን የምጠቀመው የከርሰ ምድር ውሃ

የምትወደው ምግብ ምንድነው? ነው እኔ የምወደው ምግብ ዘይነት ምግቦች አሉ። ግን ከ የምወደው ምግብ አንደኛ አንደኛ እኔ የምወደው ምግብ። ስፔሻል ሽሮ ወይም ሽሮ ሆኖ ከሽሮ በስፔሻል መልኩ የተዘጋጀ እኔ የምወደው ስፔሻል ሽሮ ወጥ አንደኛ ለጨጓራም አይከብድም ቀላል ያለ ትኩስ ነው። ሲበሉትም የሆነ መዓዛ ያለውና። እኔ የምወደው የምግብ አይነት ስፒሻል ሽሮ በተጨማሪ ባይ ዘ ዌይ ብዙ አይነት ምግቦች አሉ። ግን ለምሳሌ አሁን እኛም ምጠቀማቸው ወይ ህዝቦች ያሉ ሁሉም በርገጥ ምግብ ሆኖ የሚጠላ ምግብ የለም። ሁሉም ፈጣሪ ይመስገን ሁሉም ምግብ ይወደዳል። ግን እኔ የምወደው ምግብ ስፔሻል ሽሮ ስፔሻል ኒሽ ፍርፍር። እንዲሁም ደግሞ ድንች ፍርፍር በራሱ እወዳለሁ። ድንች ያለው ምግብ ሁሉ በራሱ ይመቸኛል። እና በአጠቃላይ የምወደው የተሻሉ ነገሮችን ነው

በእጅ መጽሐፍ ትወዳለህ ነው? አዎ በእጅ መጽሐፍ እወዳለሁ ምክንያቱም በእጅ መጻፍ በጣም ደስ የሚል ነገር አለው። በኮንፊደንስ ምክንያቱም በእጅ ሲጻፍ። በእያንዳንዱ የምትጽፈው ነገር ትረዳዋለህ ወይም ኋላ ስታነበው ይገበሀል። ወይም እያነበብክ በእጅ በጻፈው ቁጥር አንተ ያን ነገር ታስታውሰዋለህ ወደ ኋላም ታትባልብህ። በኮምፒውተር ወይም በተለያየ በእንትን ስትጽፈው በስልክ ምናምን ግን የማስታወስ እንትን ዝቅተኛ ነው ማለት ነው። በእጅ መጻፍ በጣም የአንደኛም የእጅ ጽሁፍ እያማረና እንት እያለ ኣእምሮህ ደሞ እያንዳንዱ ጽሁፍ። በእጅህ ስትጽፍ እያነበብክ ስለ ሆነ ምትጽፈው እ እየበረታህ ወይ እስፔሊንግህን በደንብ እያወክ የሽምደዳ ክህለትህም እየጨመረ ይሄዳል። የአእምሮ እንትን በጣም ብሩህ ፈጣን ይሆናል። ያ አንዴ ሸምድደህ መጣህ በእጅህ ስትጽፍ ወይም ያየኸውን ነገር መጠህ በእጅ ስትጽፍ። ላንተ ለትልቅ ነገር ለኔ ያለው እና በእጅ መጽሐፍ በጣም እወዳለሁ። እንደተከለኝ ስማር በእጅ የጻፍነው ተማሩ። እና በእጅ መጽሐፍ እወዳለሁ

የጎረቤቶችን ድምጽ ትሰማለህ? ነው አዎ የጎረቤቶችን ድምጽ እሰማለሁ። ለምሳሌ የጎረቤቶቼ ድምጽ ለአብዛን እኛ ጎረቤቶች ጨቅጫቃው አሁን በየቀኑ የሚጣሉ የሚነጫናችሁ በትንሿ ነገር ይሄን ደፋሻት ይሄን አረግሻት የት ውለህ መጣህ እንዲህ አልክ እንዲህ አልክ እያሉ ስላየው ሚንጫጩሁ። የጎረቤቶቸን ድምጽ እሰማለሁ። ወይም ደግሞ በይበልጥ አብዛን የጎረቤቶቼ በጣም ጨቅጫቃ ወይም ቀናተኛ ናቸው። እና የሆነ ነገር ሲያዩ አይናቸው ደም ነው የሚለብስ የሆነ ይሄው እሱማ እንደዚህ አድርጎ ለብሶ እሱማ እንደዚህ አድርጎ ምናምን እያሉ ቀኑን ሙላ ዝም ብለው ሲዝቱ ስለሚሉ የጎረቤቶችን ድምጽ እሰማለሁ። በይበልጥ ደግሞ ዝም ብለው የሆነ እቃ ዝም ብሎ ሲሰብሩ የሆነ እንትን ሲያጠፉ ምን ሲሉ ስለሚውሉ ሲንጫጩ ሲሰዳቡ ነው የሚሉት። እንደ አጠቃላይ የጎረቤቶቸ ድምጽ በጣም ነው የሚረብሸው። እና የጎረቤቶቸን ድምጽ እሰማለሁ።

ከልጅነትህ የምትዘክረው ነገር አለ ነው? አዎ አለ ከልጅነት ጀመሬ የምዘክረው። የሆነ በዓል ቀን አለና ያ ምንድነው ገብርኤል ወይም በአስራ ዘጠኝ ቀን ነው? እና ይሄን ቀን በቃ እኛ በቤተሰባችን ገብርኤልን በጣም እናከብራለን። እና በልጅነቴ አንስቶ የገብርኤል የገብርኤል እኔ ያገኘሁትን ነገር ለዝክር እየገዛሁ ከልጅነቴ ጀምሮ እዘክራለሁ። ለነዳያን ሊሆን ይችላል። እንዲሁ ለቤተሰብ እንዲሁ በቃ ላገኘሁት ሰው ስሙን በመጥራት በመዘከር ያን ቀን በየወሩ አሳልፋለሁና ከልጅነት ጀምሮ ምዘክረው። በየወሩ ባላልና እሱም የገብርኤል የገብርኤል ከልጅነት ጀምሮ እዘክራለሁ። ስለ ገብርኤል እያልኩ እንዲሁም ደግሞ የተለያዩ ለምሳሌ ሚካኤል መድኃኒዓለም እንደዚህ እያንዳንዱ ወር አለው ዝክር አለ። ግን በልጅነት ከልጅነት አንስቼ የምዛክረው መድኃኒዓለምና ገብርኤል ነውና። የገብርኤል የገብርኤል ሁሌም ቤት ያፈራውን ም ሆኑ ገዝቼም ሆነ ያገኘሁትን ባገኘሁት አጋጣሚ ይዘክራሉ።

ታሪክ መንገር ትወዳለህ ነው አዎ ታሪክ መንገር በጣም ነው የምወደው። ታሪክ ማለት አንድ ነገር ያለፈ ወይም ተደርጎ በዚያን ሰዓት ያለፈውን ዘመን ወይም ያለፈውን ድርጊት ለአሁን ላለው ለመጪው ትውልድ ማስተላለፍ ነውና። ታሪክ መንገር በጣም ነው የምወደው። አንደኛ የታሪክ ተማሪ እንደመሆኔ። ለምሳሌ በፊት አሁን አፄ ቴዎድሮስ እንደዚህ እንደዚህ ነበር መቅደላ ላይ እንደዚህ አርጎ- እንደዚህ አርጎ ራሱን አጠፋ በዚያን ሰዓት ምንም እንደዚህ ሲገዛ እንደነበር ያህል እያንዳንዱን የነ በላይ ዘለቀን ስናነሳ የተለያዩ በየእንትኑ ያሉትን ልክ እንደዛ አድርገን- አንድን ታሪክ ለአሁኑ ለሚመጣው ትውልድ ወይም አሁን ላለው ትውልድ ታሪክን- መንገር ወይም ማሰላለፍ ቀጥታ በአፈ ታሪክ ማስተላለፍ እወዳለሁና ታሪክ መንገር በጣም እወዳለሁ። ታሪክ- አንድ ሰው ታሪከኛ ነው ወይም እሱ እኮ ታሪክ ያውቃል ከተባለ እሱ ትልቅ ሰው ነው ወይ አገናዛቢ ነው ወይም ደግሞ በቃ- ባይ ዘ ዌይ አንድ ሰው ሲኖር ስለተለያየ ነገር ታሪክ ማወቅ አለበት እና- አንደኛ ሰው በራሱ ባስተሳሰቡም ከድሮ ማንነቱን እና የድሮዎችን ባሰበ ቁጥር ራሱን ለሰው ያለው ፍቅር እና ለሰው ላለው አስተሳሰቡ የጨመረ ስለሚመጣ እና ታሪክ ሲነግር እነዛ ሰዎች ያን ሰው- በጣም ያከብሩታል። ይህ ሰውም የድሮ ሰው ነው ወይም የድሮ እንትኖችን በድንብ አውቋል። አንቧል ተብሎ ይከበራል።

ቤተሰብ ምን ያህል ጊዜ ይሰበሰባል ነው? ቤተሰብ ይኸው አብዛን ብዙም ጊዜ ቤተሰቦቼ ተራራቅን ስለሆነ ያለነው። ቢያንስ በወር ውስጥ ሁለቴ እንሰበስባለን ያ ምንድነው? የሆነ በወር ባል የሆነ የምንጠጣው ማህበር አለን። እና በዚያ ማህበር ስንገናኝ እንዲሁም ደግሞ የሆነ እንደ ዙሮሽ ምናምን የሚባል የሆነ ጥሪ አለ። እና የሰፈር የሆነ የልጆች ጥሪ ነው የምንሰበሰበው የሆነ ጥሪ ነገር አዘጋጅተን በዚያ መልኩ ነውና። ቤተሰብ የምንሰበሰበው በወር ውስጥ ቢያንስ ሁለቴ እና እዚያ በላይ አይሆንም ሁለቴን በወር ውስጥ። ምንሰበሰበው

በዚህ ቅዳሜና እሁድ ምን ታደርጋለህ? ነው ቅዳሜና እሁድ አንደኛ የማደርገው የእረፍት ጊዜ ስለሆነ ልብሶችን ወይም ዩኒፎርም አጥባለሁ እንዲሁም ደግሞ ቤተሰቦቼ አንዳንድ ስራ ካላ አግዛለሁ። በተለይ ደግሞ የእረፍት ቀን እሁድ ቅዳሜ ደግሞ ከጓደኞቼ ጋር ኳስ በመጫወት እንዲሁም ደግሞ እንዲሁም ደግሞ ኳስ በማየት የተለያዩ ድራማዎችን በማቅረብ እሁድ ቅዳሜን ፈታ በማለት አሳልፈለው እንዳጠቃላይ በዚሁ ቅዳሜና እሁድ። ማድረጋቸው ብዙ ስራዎች አሉ ከሰኞ እስከ አርብ ትምህርት ስለ ሆንን። እሁድ ቅዳሜ ደግሞ አንዳንድ የቤት ስራዎችን የምንሰራበት ቤተሰብ የምናግዝበት ልብስ የምናጥብበት የምንላጥበት እንዲሁም ደግሞ። ከጓደኞቼ በትርፍ ሰዓቴ ከጓደኞቼ ጋር ኳስ የምትጫወትበት እና የተለያየ ጨዋታዎችን በመጫወት የማሳልፍበት ግዚያቶች ናቸውና እንደ አጠቃላይ። እሁድ ቅዳሜ ሲሆን በጣም ደስ ይለናል አርቡ ሲሆን በቃ እሁድ ቅዳሜ እረፍት እንደሆንን ስናስብ በጣም የደስታ ስሜት ስለሚሰማን። ቅዳሜ እና እሁድ በተለይ ብዙ ነገሮችን የምናከናውባቸው ስራዎች ስለሆን ደስ ይላል።

ዋይፋይ ትጠቀማለህ ነው አዎ ዋይፋይ እጠቀማለሁ ግን አሁን እየተጠቀሙት ያለው ዳታ ነው ግን በይበልጥ ደግሞ ዋይፋይ መጠቀም አሪፍ ነው። አንደኛ ስልክንም አይጎዳም ሲቀጥል ደግሞ ዋይፋይ መጠቀም ከ ብዙ ከድህነት ከብዙ አይነት ከወጭም እንድናለን እንዲያው ደግሞ ብዙ አይነት ፋይሎችን ለማውረድ ቀላል እና ፈጣን ይሆንልናል። ዋይፋይ እጠቀማለሁ አሁን ያለሁት ግቢ ላይ ስለሆነ ግቢ ላይ ደግሞ ዋይፋይ ዋይፋይ ይታወቃል። ዋይፋይ አቅርቦቱ አሪፍ ስለሆነ ዋይፋይ እጠቀማለሁ ግን አብዛን ዋይፋይ ላይ የ የሰው ብዛት ልኖር ይችላል። ዋይፋይ ላይ ብዙ ነገር ልክ ጫጫታ ምናምን የሚጠቀመው ሰው ብዙ ስለሚሆን አብዛኛው የምጠቀመው ግን በዳታ ነው። ዳታ ሞልቼ ከ ከግል መኖሬ ወይም ከዶርም ወይም ትንሽ ግልጽ ከሆነች ቦታ ተቀምጬ የራሴን ኦንላይን ስራ ነው። የምሰራ እንጂ ዋይፋይ ስትጠቀም እኛ ዋይፋይ ላይ ሰው አስጠቅመኝ ይላል ወይም ደግሞ አንተ ከሰው ጋር እንድትጠቀም ከሆነ የሆነ የመረራበሽ ድምጽ ሊኖር ስለሚችል ነው እንጂ ዋይፋይ በግልጽ አሪፍ ነው። እና ዋይፋይ እጠቀማለሁ ግን ብዙም ያን ያክል ተጠቃሚ አይደለሁም

ስሜትህን በፊትህ ላይ ታሳያለህ ነው? አዎ አሳያለሁ ለምሳሌ እኔ ስናደድም ሆነ ስደሰት በፊቴ ላይ የፊቴን ስሜት አይተው ሚረዱ ብዙ ጓደኞቼም እህቶቼም እንዲሁም ቤተሰብም አሉ። ለምሳሌ እናቴ ፊቴን አይታ ትረደኛለች ለምሳሌ ከራበኝ የሆነ ፊቴ ፈዘዝ ካለ አንገቴን ከደፈሁባት እንደራበኝ ወይም ደግሞ የሆነ ውስጤ ለይ ችግር እንዳለ ትረደኛለች። እና ምን ሆነህ ነው? ራበህ ምን ብላ የሆነ ትጠይቀኛለች። እና ወይ ደግሞ በፊቴ የሆነ ለምሳሌ ኳስ በጣም ስደግፍ እኔ ኳስ ደጋፊ ነይ ኳስ ስደግፍ ለምሳሌ ጨዋታው አሪፍ ከሆነ። ፊቴ ላይ በጣም በፈገግታና እንትን በማለት እንትን እላለው ወይም ደግሞ በጣም ስናደድ ደግሞ ፊቴን ኮፍተር አድርጌ የሆነ በፊቴ ስሜቴን እገልጻለሁ። ለምሳሌ አንድ ሰው ትክ ብሎ እያየህ ፊትህን አይቶ ሊረዳህ ወይም በፊትህ ስሜት ልትገጽበት ትችላለህ። ለምሳሌ ፊትህን ኮፍተር ካደረክበት ያ ሰው ምን ሆኖ ነው በኔ ምን ተናዶ ምን አስቀይመው ነው ብሎ። የሆነ ስሜት ይረዳል ወይም ደግሞ ፊትህን ሲያይ ፈገግ ካለና የሆነ የፊት ደስታ አሪፍ ከሆነ። እኔን ይወደኛል ወይም ስለ እኔ ያለው ነገር ጥሩ ነው ወይም ፊትህን አይቶ ደስተኛ እንደሆንክ ይሰማዋል። በቃ እና ስሜትን በፊት ላይ አሳያለሁ

ከጎረቤቶች ጋር ጥሩ ግንኙነት አለ ነው አዎ በጣም ጎረቤቶች ማለት ለኔ ልክ እንደ እህት እንደ ወንድም እንደ እናት አባት የማያቸው ነው። ጎረቤት ማለት አንድ ነገር ችግር ሲደርስብህ ሆነ በችግርም ሆነ በደስታ ያንተ ተካፋይ ናቸውና። ጎረቤቶች ጋር ጥሩ ግንኙነት መኖሩ ለኔ በጣም ትልቅ ነገር ነው። ለምሳሌ አንድ የሆነ ችግር ቢፈጠር ቶሎ የሚደርሱ ጎረቤቶቼ ናቸው። እንዲሁም ደግሞ የሆነ ስራ ቢኖር ከጎረቤቶች ጋር ተጋግዘን እንሰራለን። እንዲሁም ከጎረቤቶች ጋር አብረን በመብላት በመጠጣት እንዲሁም የተለያዩ ቦታዎች አብሮ በመሄድ እንዲሁም በሆቨራ ስሮች በመስራት ከጎረቤቶቼ ጋር ጥሩ ሀነ ግንኙነት አለኝ። መተጋገዝ ለምሳሌ ከእኛ ቤት የሆነ ነገር ከሌለ ከእነሱ ካለ ዙፍ በመምጣት ለምሳሌ የምግብ እጥረት ነው የለም በአጋጣሚ የሆነ እንግዳ ቢመጣ ከእነሱ ብዶ ከእነሱ ያለውን ነገር ተበድሮ አምጥቶ ያን እንግዳ ማስተናገድ። እና ጎረቤት ማለት ጎረቤት ከግንኙነት ማለ ማለት በቃ መሸፋፈን ነው በጥሩም በመጥፎም በሙሉም ተሸፋፍኖ ተደጋግፎ መኖር መለት ነው። ጎረቤት ልክ በቃ ልክ እንደ ሚስጥር መያወጣ ትልቅ ነገር አንድ ሰው ጎረቤቱ ጋር በጣም ጥሩ የሆነ ግንኙነት ካለው። በቃ በ ከፈው ያማከረው ጎረቤቱን ነው ደስ ቢለው የሚያማክረው ጎረቤት ነው። እና በደስታው በሙሉ ተካፋይ ጎረቤት እስከሆነ ድረስ ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለ

የምትወደው ስፖርት ምንድነው? አይ እኔ የምወደው ስፖርት ማንኛውም ስፖርት ነገር እወዳለሁ። ግን በይበልጥ እኔ የምወደው ስፖርት ቴክዋንዶ ምክንያቱም ቴክዋንዶ የመረጥኩበት ምክንያት አንደኛ። ሰውነቴ ፍሌክሲብል ወይም ተ ፈጣንና ሰውነቴ ተጣጣፊ ወይም በቃ ጤነኛ የሆነ አእምሮዬ ፈጣን አስተዋይ ጎበዝ በፀሀይ አልፊሜና የሚያስተምሩ ኮትኩቶ የሚያሳድግ ቴኳንዶ ነውና። በፀባይም ሆነ በብቃትም ሆነ በአካል ብቃት እንቅስቃሴም በቁመናም ቢሆን የተለያየ ቅርጽም እንዲኖረን ነው። የተለያየ ቁማና ደግሞ የምወደው ስፖርት አይነት አንደኛ ማረገው ቴኳንዶነው። እየሰራሁ የነበረው ቴኳንዶነው አሁን የምሰራው እንደሆኑ እንደሆኑ በጣም ጥሩ ነገር አለው። ምክንያቱም አንደኛ ራስህን ከተለያየ ነገሮች ትከለከልበታለህ ሲቀጥል ደግሞ ለጤናም አሪፍ ነው። ለሰውነትህ ጥንካሬ በተለያየ ነገሮች መምላል እንዳትል ላለመጠቃት በትንሹ በህመም ላለመያዝ ቴኳንዶ መስራት በጣም ትልቅ ነገር ነው

አሁን ባለነው ጊዜ በጣም ጺም በጣም ተወዳጅና በሰው ዘንድ ጺም የሌለው ወንድ እንደ ሴት የሚቆጠርበት ነው እና አሁን ያለንበት ዘመን። እኔ ባይዘዌይ ጺም አለገኝ ግን ጲሜን በጣም እወደዋለሁ ምክንያቱም ጺም አንድ ስዕልን እና በጣም ደሰ ይለኛል የሆነ ክብር ነው። የምለው በቃ የሆነ ስፖርታዊ ነጥላል ወይም ሆነ አስቀረም ወይም ድምጽጭን አለች የሚለው እና ትክክል ነው የሚሆነው። ማውጣት ወይም ማሳደግ ነው። እና ጺሜን አንድ ሁለት ሶስት ቀን መስዋዕት።

ፎቶዎቼን የት ታስቀምጣለህ ነው? ፎቶዎቼን ብዙ ቦታ አስቀምጣለሁ ለምሳሌ አሁን ያሉት በስልክ ላስቀምጥ እችላለሁ እንዲሁም ደግሞ በፎቶ መያዣ ወይም በዋሌት አስቀምጣለሁ። ፎቶዎችን አብዛኛውን በስልክ ወይም በሚሞሪ ወይም በፍላሽ አድርጌ አስቀምጣለሁ ፎቶ ማለት ትውስታ ወይም ትዝታ ነው። እና ለምሳሌ ፎቶዎችን ማንሳቴ በፊት ከህፃንነታችን አንስቶ ያለውን ፎቶ በማንሳት በፊቱን ያለውን ፎቶ እና አሁን ስናይ ለ እንደ ትውስታ ወይም ፎቶዎች ፎቶ ማስቀመጥ ለአንድ ሰው በጣም ትልቅ ነገር ነው። ምክንያቱም ከፊት የነበረውን ህይወት ከአሁኑ ጋር በማነጻጸር ሆነ የፊቱን እያንዳንዱ በየቀን ተለት ያላችን የኑሮ እንትን ስለሚለያይ ለምሳሌ ሊያመርብህ ይችላል። ጸጉርህ በፊት ለምሳሌ ፀጉሬ አሪፍ ከሆነ አሁን አልቆ ሊሆን ይችላል። በፊት ወፍራም ከሆነ እሁን ሊቀጥን ይችላል። በፊት ድሮ ካልተመቸህ አሁን ሊመችህ ይችላል። እና አንተነትህን በፎቶ ስታየው ነውና ራስህን የምትገልጸው በፎቶ በማየት ነውና። ፎቶዎቼን በብዙ ነገር አስቀምጣለሁ በስልክ በኮምፒውተር በፍላሽ በዋሌት በተለያዩ ነገሮች አስቀምጠው

የምትወደው ሽታ ምንድነው? ነው ለምሳሌ ሽታ ስንል ብዙ አይነት ሽታ ለምሳሌ የጭስ ሽታ፤ የኖርማል የሽቶ ሽታ፤ እንዲሁም ደግሞ የአበባ ሽታ አለ፤ የተለያዬ ሽታ አለ። ልክ ከእነዚህ ውጭ ግን የምወደው ሽታ ምንድነው? የሽቶ ነውና አንድ ሰው ለየት ያለ ሽቶ ተረጭቶ ወይም ተኮፍክፎ ስታይ ሲሸት ያ ሽታ በጣም ያስደስታልና እኔ የምወደው ሽታ ሽቶ ነውና ሽቱ የሽቱ ሽታ የሆነ ጠረንን በአሪፍ የሆነ መዓዛ አለው። የሆነ ደስ የሚል እልፍ ስሉ እንኳን የሆነ ሰው ሲሸት ወይም የሆነ ሽቶ እንትን ሲኖረው የሆነ ደስ የሚል ማዕዛ አለው ልብሶች ላይ እንኳን ሽቶ ረጭተን ስናደርጋቸው የሆነ እንደዚህ አለ ልብሶች ለመልበስ ያለችው ማዕዛ ወይም ሽታ ደስ የሚል ስሜት ነው ያለው እና እንደ አጠቃላይ የምወደው ሽታ ሽቶ ነው። እና ሽቱ እንደሚታወቀው በቃ ጥሩ የሆነ ነገር ነው።

ወደ የትኛው ቦታ ተጉዘህ ታውቃለህ ነው? እኔ ብዙ ቦታ ተጉዠ አውቃለው ለምሳሌ ወደ ሰሜኑ ክፍል እንዲሁም ደግሞ ወደ ደቡብ ክፍል ነው ለምሳሌ የሆነ ቦታ ላይ ለጉዞ ወይም የሆነ ጉዞ አለን እና በአመት አመት ለምሳሌ ወደ ላሊበላ እንጓዛለን እንዲሁም ደግሞ ጥምቀትን በጎንደር ደግሞ አለ ወደ ደቡብ ተጉዝ እናውቃለን። እኛ ያለንበት አሁን ማዕከ ማዕከላዊ ወደ ምስራቁ አካባቢ አለና። ከምስራቁ ወደ ደቡብ አካባቢ ጎንደር ይገኛል። እና እኛ ካለንበት ወደ ደቡብ ክፍል ተጉዤ አውቃለሁ። እንዲሁም ደግሞ ወደ ሰሜኑ ክፍል ደግሞ ወደ ላሊቫላ ተጉዠ አውቃለሁ። እና አብዛን ከ ከምስራቁ ወደ ደቡብና ወደ ሰሜን ነው ተጉዠ ማውቀው እንደ አጠቃላይ። እንዲሁም ደግሞ ወደ ሰሜኑ ደግሞ ወደ አዲስ አበባ ወይም ወደ አዲስ አበባ ብዙ ጊዜ አሁን ወደ ዩኒቨርሲቲዎች ሂጀ አውቃለሁና ወደ ሰሜኑና ወደ ደቡብ ተጉዠ

መብራት ሲቋረጥ ምን ታደርጋለህ ነው። ያው ማብራት ሲቋረጥ የማደርገው ቆጣሪውን በማጥፋት ወደ መብራት ሀይሎች ወይም መብራት ወደ ሚሰሩት አካል በማመልከት ያ መብራት እንድሰራ ወይም እንዲቀጠል አደርጋለሁ በቻልኩ አቅም። እንዲሁም ደግሞ እኔ ባለኝ አቅም የሚቀጠል ከሆነ ወይም ቀላል ከሆነ እኔ መብራቱን የተቋረጠውን ፍቼ በመቀጠል አስተካክላለሁ ግን ከብዙ አይነት ክለብ ለምሳሌ ከዋናው ከመብራቱ ቆጣሪ ወይም ከዋናው መብራት ሀይሉ ጋር የተሸጋጋሪው ወይም ከፖሉ ከሆነ ደግሞ መብራት ባለሙዮችን በመጥራት ወይም በማመልከት ወይም በመደወል ሊሆን ይችላል። መብራቱ እንዲስተካከል አደርጋለሁ። እንዲሁም ደግሞ መብራት እንደጠፋ ቆጣሪዎች ማጥፋት ከተለያዩ አደጋዎች ያድናሉ። ለምሳሌ ያ መብራት ሄዶታል ጠፍቷል ብለው ህፃኖች የተለያዩ የነገር ነኩት ታስበው ሲመጣ የሆነ ችግር ሊፈጥር ስለሚችል እና የመብራት ቆጣሪ ሲቋረጥ በቻልኩት አቅም ለማስተካከል

የሙዚቃ መሳሪያ መጫወት ትችላለህ? ነው የሙዚቃ መሳሪያ መጫወት አልችልም ምክንያቱም እንደ ያደኩት አብዛን በስፖርታዊ ነገሮች ነው እንጂ በሙዚቃ ነገሮች አልችልም። ለምሳሌ በስፖርት ግን በቴኳንዶ እችላለሁ ኳስ መጫወት እችላለሁ የተለያየ ነገሮች ስፖርታዊ ነክ ነገሮች ነው እንጂ በሙዚቃ ነገሮች መጫወት አልችልም። ሙዚቃ እወዳለሁ ግን። መጫወት ግን አልችልም ሙዚቃ መሳሪያወች መጫወት አልችልም። በአጠቃላይ ግን እንዲህ በቃ ሙዚቃ ያስደስተኛል እኔን ያዝናናኛል። ለምሳሌ ስፖርት እንቅስቃሴወችን ስንሰራ በሙዚቃ መሳሪያዎች ተደግፈን ነው የምንሰራው ወይም እኛን እንዲያነቃቁ ሙዚቃ መሳሪያዎችን መጠቀም ነው